አዲስ አመትን ደስ በሚል ነገር- መጀመሪያ በዋዜማው እንዳለ የቤቱ እቃ አወጣዋለሁ። የቤተሰብ ቤተሰብ ጋር ሄጄ ነው የማሳልፈው። እና- አዲስ አመትን እንዳለ ሙሉ የቡፌውን እቃ በሙሉ የሚሰራበትንም :ተቀምጦ የኖረውንም በሙሉ- እኛ ቤት ደግሞ በጣም ብዙ የማንጠቀምባቸው እንግዳ ብቻ ሲመጣ የምንጠቀምባቸው እቃዎች በጣም ብዙ ናቸው። እና- እዚህ ቡፌ ላይ የተቀመጡ በመስታወት ማለት ነው እና- እነሱን አወጣለሁ ሳጥብ እውላለሁ ይሄ ዋዜመው ሲሆን:- በአዲስ አመት ግን ምንድነው ያጠብኩትን እቃ ጠዋት ላይ ተነስቼ በጠዋት በጠዋት እነሳና አይ መጀመሪያ ከመነሳቴ በፊት ሌሊት ጀምሮ ነው የኔ አዲስ አመት የሚቆጥረው። እና- ለሊት ሽንኩርት እልጣለሁ: ከዛ እከታትፋለሁ ብዙ ጊዜ መፍጫ መብራት ካለ መፍጫ ብዙ የባል ጊዜ መብራት ስለማይኖር በእጄም ልከትፍ እችላለሁ። ከዛ ውጪ ግን መፍጫም ካለ በመፍጫ እፈጫለሁ። ከዛ- ያንን ሽንኩርት ሳቁላላ ሳቁላላ ነው የምውለው። ማነው የምውለው ሳይሆን ማድረው ሌሊት ላይ የአዲስ አመት ሌሊት ላይ እና ያው አዲስ አመት ዙሮ ገብቷል ስድስት ሰዓት አይደለም የሚገባው ስድስት ሰዓት ገብቷል። እና ከስድስት ሰዓት ጀምሮ በቃ ሳቁላላ ነው ማድረው። ያንን- ዶሮ ይታረዳል። እህቴ ዶሮውን ታጥባለች። ከዛ ምንድነው እኔ- ያንን ደሮ ስሰራ አድር ና ጠዋት አስራ ሁለት ሰዓት ከስድስት ሰዓት ጀምሮ እስከ አስራ ሁለት ሰዓት ወጡ እንትኑ ዶሮ ይደርሳል። ዶሮ ስድስት ሰዓት ሙሉ ነው የሚሰራ ሲሰራ የሚውለው። ከዛ- ደሮው እንትን ይል ና ሲያልቅ- ምንድነው የማደርገው አስራ ሁለት ሰዓት ስለሆነ ቤተሰቦቼ አይነሱም- ማታ ስለሚያመሹ ምን ሲሉ ለዋዜማው በጧት አይነሱም። ከዛ በዋዜማው የገዙትን ጨፌ ብዙ ዲኮሮች አሉ የምሰራው የአዲስ አመት ነው። እና የአዲስ አመት ዲኮር በመስራት ቤቱን በማሳመር በዲም ላይት- በአበባዎች በጣም ብዙ አበባዎች የዋዜማ ገዝቼ አመጣ እና አመጣና የአዲስ አመት ጠዋት ላይ አስራ ሁለት ሰዓት ላይ- ልክ ዶሮ እንዳለቀ ቤቱ ያው በዶሮ እንትን ይሄ ሲሰራ ስለሚፈነጣጠርበት ሲያልቅ ነው ዶሮሜ ማጸዳው ቤቱን እና- የአዲስ አመት ጠዋት ላይ ቤት ወለውላለሁ ጨፌ እነሰንሳለሁ የዋዜማ የገዛሁት ከዛ ቀይ ቢጫ ብዙ ጊዜ ቢጫ ነው- ያው አዲስ አመት በእኛ በእኛ ይሄ ያዳባ እንትኑ አበባው ቢጫ ስለሆነ ቢጫ አበባ ነው በደንብ ምንገዘው። አበባው ይነሰነሳል። ዲም ላይቱ ቢጫ ዲም ላይት እዘረጋለሁ። ማታ በጣም ሌላ ስራ ስላለኝ እቃ ማጥብ ምናምን ስላለኝ በዋዜማ ይሄን የማደርገው ጠዋት ላይ ነው። እና ጠዋት እስከ ሁለት ሰዓት ድረስ ቤቱን ማሳመር ነው በቃ ቤቱ ማሳመር ነው። ከዛ አስራ ሁለት ሰዓት ብራዘር ተነስቶ ሄዶ በግ አርዶ ምናምን አሳርዶ ይመጣል ቄራ ጋር።- ከዛ እሱ እስኪመጣ ድረስ እኔ ቤቱን አዘጋጃለሁ። የቡና እንትን ረከቦት :ጨፌ ምናምን ሁሉን ነገር ፋንዲሻ :የቦና ቁርስ: ዳቦ ተጋግሮ ያደረገውን ዳቦ ይቀርባል። እንዳለ ቤት ማሳመር ነው የኔ ስራ የሚሆነው። የአዲስ አመት እስከ ጠዋት እስከ ሶስት ሰዓት አካባቢ ቤት ማሳመር ነው። ከዛ ቤት አሳምራለሁ። ከዛ የሚተጣጠብ እቃ ካለ ቶሎ አጥባለሁ። ከዛ ምርጥ የሆነ የሀበሻ ልብሴን- ቢቻል ቢቻል አዲስ አመት እንትን የሚል ብዙ ጊዜ የምለብሰው እንደዛ አበባ ያለው የአዲስ አመት በአበባ ነው እኛ ጋር እንትን የሚባለው የሚመሰለው እና አበባ ያለው ነው ብዙ ጊዜ የምለብሰው። ግን ይሁን ማንኛውም ብቻ የሚያምር ሀበሻ ቀሚስ እለብሳለሁ። ከቻልኩ ቤተክርስቲያን እሄዳለሁ። አርፍጄም ቢሆን ቤተክርስቲያን መሄድ ደስ ይለኛል። እንኳን አደረስከኝ ይሄ ማለት ማለት ነው። እና- ቤተክርስቲያን ከቻልኩ እሄዳለሁ። እንግዳ የሚመጣ ከሆነ ግን ላልሄድ እችላለሁ። ቤት ውስጥ እንኳን አደረስከኝ ግን ሀበሻ ልብሱን ከመልበሴ በፊት ሻወር እወስዳለሁ። ሻወር ግዴታ ነው። እንትን ስለ ቆሻሻ ሰውነቴ ብቻ ሳይሆን- የአዲስ አመት ሁሉም ሰው መጠመቅ አለበት። ሁሉም ሰው መታጠብ አለበት። በቃ የአዲስ አመት ቀን ቢቻል ቢቻል መጠመቅ ነው እና- እዛ በቃ ፉአ ብልን እና እንውላለን።

ማደንዘዝ እኔ አልወድም ማደንዘዝ ለኔ እንትን የለውም ቀጥተኛ ፍቺ የለውም ማደንዘዝ እና እኔ እስከገባኝ ማደንዘዝ የሆነ እንደሱስ አይነት ነገር ከሆነ እሱ ነገር ደስ አይለኝም መደንዘዝ ወይ ማደንዘዝ ይሄ ከሌባና ከመሳሰሉት ጋ የተገናኘ ይመስለኛል አሁን ሌቦች ያደነዝዛሉ የሆነ ነገር ቀብተው ያደነዝዛሉ ከዛ ደግሞ ራሳቸውን ደግሞ በሱስ የሚያደነዘዙ ሰዎች አሉ። በማደንዘዣም እንደዚሁ ራሳቸውን በመሳሰሉት ማለት ነው እና እኔ እንደዚህ ቃሉ ጥሩ አይመስለኝም መጥፎ ቃልን ነው እንትን የሚለው እና እኔ ከእነዚህ ከሱስ እና ከእነዚህ አልባሌ ከሆኑ ነገሮች ነፃ ስለሆንኩኝ ማደንዘዝ አልወድም።

አዎ በአደባባይ መናገር እችላለሁ እኔ ደስ የሚለው ነገር ቢኖር በአደባባይ መናገር ከልጅነቴ የጀምሮ ያዳበርኩት ነገር ስለሆነ ነው የሚመስለኝ። በትምህርት ቤት እና በመሳሰሉት የሆነ ሀላፊነት ይሰጠኛል በተለይ የክበብ መሪ የመሆን የቡድን መሪ መሆን ለአንድ ለአምስት አደረጃጀት ላይ ለእንትን መሪው እኔ ማለት መሪዋ ወይ ደግሞ ሀላፊነት የሚሰጠኝ የክላስ የትምህርት ቤት የክፍሉ መሪ በብዙ በብዙ ምክንያቶች ይሄ በአደባባይ መናገር እንድችል አድርጎኛልና። ትምህርት ቤት ምንም አይነት ውይይት ሲቀርብ ጭውውት ሲቀርብ ክርክር ሲቀርብ። የመጀመሪያዋ አንደኛዋ እኔ ነኝ እና እንደገና ደግሞ በየ ቃለመጠየቅ ብዙ ጊዜ አማርኛ ትምህርት ላይ ቃለመጠየቅ ታዋቂ ሰዎችን ቃለመጠየቅ ማረግ እንትን እንሰጣለን ስራ በተለይ የቡድን ስራ ነው የሚሆነው። አንዳንድ ጊዜ ደግሞ እንደ ክፍል እንደየ አሁን ለምሳሌ እንደየ ግሬዳችን እንደየ ክፍላችን መወከል ወከለን ክፍላችንን መሄድ መወዳደር እና እንትን ማለት የሆነ ስራ ማቅረብ አለብን። ብዙ ጊዜ አማርኛ ተግባር ስራ ነው የተግባር ስራ ስለሆነ። ለኔ ጠቅሞኛል ያ የተግባር ስራ አማርኛ ትምህርት ላይ መማሬ እና በጣም ነው እንትን የምለው። ከትምህርት ቤታችን ዳይሬክተር ወይ ደግሞ ከ ምንድነው የሚባለው ስራ አስኪያጅ ነው። ከእሱ ጀምሮ ከፕሬዝዳንቱ ጀምሮ ከውጭ የሚመጡ እንግዶችንም የመሳሰሉትንም ቃለመጠየቅ አደርግ ነበር። ልክ ይሄ በጋዜጠኝነት እንትን ላይ ማለት ነው እና። ጋዜጠኝነትን ከሚያበረታቱ እንትኖች ትምህርቶች አንዱ እና ዋናው አማርኛ ትምህርት ነው። እና አማርኛ መምህራችን ብዙ ጊዜ እንደዚህ አይነት ዝግጅቶችን ተግባር እንድናደርግ ታዘናለች እኛ ለማርካችን ብለን ነው በወቅቱ እኔ ለውጤቴ ለማገኘው ውጤት ስንል ነው ግን። አሁን ላይ ውጤቱ ቢኖርም ባይኖርም መምህሬ እንደዛ በማድረጋቸው መምህሮቼ በጣም ነው የጠቀመኝ። የትኛውም አደባባይ የትኛውም የሰው ብዛት ቢኖርም አደባባይ ላይ መናገር እችላለሁ። እና ደግሞ ማነው አንድ እንትን አለ የትምህርት አይነት ስነ ዜጋ ይባላል እና ስነ ዜጋ የአንዳንዶቹን ርዕሶች። በቡድን ውይይት እናደርግ ነበር እና ርዕስ ይሰጠናል በየቡድኑ የቡድኑ እና የኔን ቡድን እኔ ራሴ ነበርኩ ማቀርበው ውድድር ስላለ በየቡድናችን ውድድር ስላለ ከፍተኛ ውጤት ለማምጣት በጣም እዘጋጃለሁ። ሙዚቃ መምህርም እንደዚሁ የሆነ ታሪክ ብዙ ጊዜ ታሪክ ከሙዚቃ ጋር ነው ከታች ክላስ ስንማር የነበረው እና አንዳንድ ሙዚቃዊ የሆኑ ታሪኮችን። እንድናብራራ ማለት መጽሐፉ ላይ ያለውን ነገር በቃላችን ይዘን ንባብ ሳናስመስል እንደ ንግግር እንደ ንግግር ወይ እንደ ትረካ አርገን ለክላ ለትምህርት ቤቱ ወይ ደግሞ ለክፍል ውስጥ ላሉ ተማሪዎች ማብራራት ነበረብኝ እና እነዚህ እነዚህን ሀላፊነት እወስድ ነበር። በጣም አውስድ ነበረ። ከትምህርት ቤቱም ከክፍሉም ጥሩ ውጤት አመጣ ነበር ምክንያቱም ምንድነው በራስ መታማመን አለኝ መናገር እችላለሁ በአደባባይ መናገር እችላለሁ። ከታች ጀምሮ ሀላፊነት እየተሰጠኝ የትምህርት ቤት አምባሳደር በመሆን የክበብ ሀላፊ በመሆን እንትን የለም። ራሴን እንደ ትልቅ አድርጌ አስቤ እንትን እላለሁና ምንም አይከብደኝም አሁን መንገድ ላይ ማውራት ምንም አይከብደኝም። ይኸው እኔ ዝም ብዬ የራሴ ማውራት ሊደብረኝ ይችላል አሁን ላይ ጮክ ብሎ ማውራት በጣም ሚያስጠላኝ ግን። ሰው መፍራት ምናምን እችላለሁ ማለት ሰው መፍራት አልፈራም በቃ። እና በእርግጥ ይሄ የሆነ ከሆነ ጊዜ በኋላ ከሰዎች ጋር መገናኘት እያስጠላኝ መጣ ግን ፍራቻ ሳይሆን ማስጠላት ነው። ግን በአደባባይ ምንናገረው ነገር ግዴታ ኖሮ ለምሳሌ ገንዘብ የሚያስገኝ ነገር ይሁን። አደባባይ ላይ መናገር ማስታወቂያ መናገር ሊሆን ይችላል የመሳሰሉትን አጣፍጬ ነው ምሰራው እና አደባባይ ላይ መናገር። በደንብ ደስ ይለኛልም እናገራለሁ ችግር የለብኝም።

የጎረቤቶችን ድምጽ አዎ እሰማለሁ በጣም ብዙ አሁን ራሱ እየሰማሁ ነው የሆነ ለየት ያለ ድምጽ አልገባኝም ምን እንደሆነ? ግን የጎረቤቶች ድምጽ እሰማለሁ። በብዙ ብዙ ብዙ አይነት ድምጽ አለ። የህፃናት አለ ብዙ ህፃናቶች አሉ። እነዚህ ቲኔጀር ድም ያላቸው የሚጫወቱ ኳስ እሚጫወቱ ጎረቤቶቼ ህፃናት ልጆች አሉ። የሚያለቅሱ በጣም ሚጢጢዬ ህፃናቶችም አሉ። ብዙ የጎረቤቶች ድምጽ እዚህ አካባቢ ብዙ ነው። ልብስ ሲያጥቡ ይሰማል ጎረቤቶቼ ሲጫወቱ ቡና ሲጠጡ እንደገና ሲጨቃጨቁም ሊሆን ይችላል በብዙ በብዙ ምክንያት ዝሮ። የጎረቤቶቼን ድምጽ እሰማለሁ። አንዳንድ ጊዜ ኩርፊያቸውንም ይሄ ኩርፊያ ማለት ተኝተው ሚያንኮራፉትንም ኩርፊያ እሰማለሁ። ቲክታክ ማህበራዊ ሚዲያ እንደዚሁ ደግሞ ኳስ። ዲኤስ ቲቪ ሲያዩ ይሰማል። የቴሌቪዥናቸው ድምጽ ይሰማል። እና ጎረቤቶችንም በደንብ ነው የምሰማው። የኛ መኖሪያ ቤት ምንድነው? እንደ ሌሎች እንትኖች አይደለም ማለት። ይሄ ከፍ ያለ ህይወት የሚኖሩት አይነት አይደለም። በአፓርታማ ቢሆን ላልሰማ እችላለሁ አፓርታማ ቢሆን። ግን ምንድነው? እኛ ወጣቶች አብዛኞቻችን በተለይ ገጠር ተወልደን ያደግን ወደ ከተማ ስንመጣ ተምረን ምናምን ወደ ከተማ ስንመጣ። ምንድነው የሚኖረው? እነዚህም አሉ አንዳንድ ባለሀብት አንዳንድ ሳይሆን አብዛኛውን የከተማዎቹ የከተማውው ሰ ቤት አከራይቶ ነው የሚኖረው የሚያከራየው ደግሞ ዶርም ነው አንድ ክፍል ነው። አንድ ክፍል ደግሞ በጣም የተጠጋጋ ነው የሚሆነው ማለት የተራራቀ አንድ ክፍል አይደለም ግድግዳ ብቻ የሚለይን። በራችን ተቀራራቢ የሆነ እንደገና በየቪ ሸፕ ምንድነው የሚባለው? በ በ ሸፕ ነው የሚባለው በበ ስታይል ወይነጉዴ ብቻ እንትን ነው። ቤቱ ክብ ሊሞላ ምንም ያልቀረው አሰራር ነው አብዛኞቹ ምክንያቱም የቤት ክራይ ማግኘት ስላለባቸው እና ለየቤት ክራዩ ብለው አጠጋግተው ስለሰሩት ድምጽ በደንብ ነው የሚሰማው። ማንኛውም ወሬ የትኛውም ነገር አንዳንድ ጊዜ እንደውም ሲያሙኝ ሁሉ ይሰማኛል ሁላ። እኔ እንትን ሲሉኝ ስሜት ሲያጠፉት እና። እኔ የለብኝም ግን በዚህ ልክ ነው መቀራረቡ ነው ማለት። ግድግዳው ይሄን ያክል በደንብ የተሰራ አይደለም ወይ? በጭቅ በጭቃዋ ከዛ በሊሾ የተለሰነ ሊሆን ይችላል። እና በጣም ተቀራራቢ በራችን እዛው እዛው ስለሆነ በበሩ እንኳን ብዙ ድምጽ እንትን ይላል ፊት ለፊት ፊት ለፊት እዛው አንድ ሜትር የማይረቅ ልዩነት ነው ያለውና። አንድ ሜትር ልዩነት ምንድነው? እንትን እንላለን ማለት ድምጽ ይሰማል በጣም በጣም ብዙ ድምጽ ይሰማል። እና ከምንም በላይ እያስቸገረኝ ያለው። ለሊት ላይ ኩርፊያ አለና። ኩርፊያ ማለት ይሄ ሲተኙ። የሚያንኮራፉ ሰዎች አሉ አንዳንድ ሰዎች እና እኔ የሰለችኝ ነገር ቢኖር እሱ ነው። በጣም የሚያንኮራፋ ልጅ አለ እኔ እንዴት እንደማይታወቀው ወይ ደግሞ ቤተሰቦቹ እንዴት እንደማይነግሩት ግራ ይገባኛል። ማለት እህቱ ምናምን እኔ። የሰለችኝ ነገር ቢኖር እሱ ነው በጣም የሚያንኮራፋ ልጅ አለ እኔ እንዴት እንደማይታወቀው ወይ ደግሞ ቤተሰቦቹ እንዴት እንደማይነግሩት ግራ ይገባኛል። ማለት እህቱ ምናምን እዛው ማለት ነው የሚቻለው አሁን። የባለሀብት ቤት የለም። መኝታ ቤት ሁለት ሶስት ክፍል መኝታ ቤት እንደተከራዩት እንደዚህ አይነት ነው የኛ ቤት አሁን። አንድ ባለሀብት ቤት ስገባ የአንዱ ልጅ መኝታ ቤት የሁለተኛው ልጅ መኝታ ቤት የሶስተኛው ልጅ መኝታ ቤት። ተብሎ እንደሚከፋፈለው ይሄም አንድ ቤት ቢሆንም ግን ተከፋፍሎ የማንተዋወቅ ተከራዮች ነን ያለነው። አንተዋወቅም አንስማማም ጎረቤቶቻችን በሙሉ አንግባባም። ማለት የጎረቤቶች ናቸው እንጂ ቤተሰብ አይደለንም አንድ ቤት ውስጥ የምንኖረው። ያው ደባል ነው ማለት ነው ይቻላል። ያው አንድ ላይ አምበላም የራሳችንን ቤት ዘግተን ነው የምናበስለው። እንጂ ይኸው ድምጽ በመስማት የሆነ ኮቴ ምናምን ብዙ ነገር በማን እንትን በማለት። እንደ ቤተሰብ ማለት ይቻላል የምንኖረው እና። ጎረበቶቻችን ድምፃቸው ይሰማል የቴሌቪዥናቸው ድምጽ በጣም ይሰማል የስልካቸው ድምጽ። ስልክ ሲያወሩ እንደገና ደግሞ ሲተኙ ሲያንኮራፉ ብዙ ብዙ ነገር ይሰማል። እና በተለይ ህፃናት ልጆች ካሉ ማታ ላይ ሲያለቅሱ። በቃ የኔ ቤት እንዳለቀሱ ያክል ነው የሚሰማው

አዎ የሽያጭ ግቦች አሉኝ። ከምንም በላይ በጣም በጣም ትልልቅ ነገሮችን መሸጥ በዛው ልክ ትርፋማ መሆን እኔ ብዙ ጊዜ ትርፋማ መሆንን ሽያጭን የማስበው ዝም ብሎ ያለምንም ትርፍ በጣም ዝቅተኛ ወይም ደግሞ በመጣበትም የሚሸጡ ሰዎች ግራ ያጋቡኛል። እኔ እና ሽያጭ ግቤ ምንም ትርፍ አለማግኘት አይደለም። ግን ደግሞ በጣም ብዙ ትርፍ ማግኘትም አይደለም። መካከለኛው ሆኖ ማለት ማግኘት ያለብኝ ለምሳሌ ከሆነ ብዛት ካለው ጋር ከአንዱ አስር ብር ካገኘሁት። በጣም ብዛት ከሚሸጡ እቃዎች አገኛለሁ። እና በዛ ያለብር አገኛለሁ እና ያንን አስር ብር ያለውን ትርፍ አምስት ብር ባደርገውም ችግር የለውም። የሚበላሽ ነገር ከሌለው የሚሰበር ነገር ከሌለው። የሽያጭ እንትኔን መካከለኛ አድርጌ መካከለኛ ትርፍ አድርጌ ግን በፍጥነት መሸጥ ቶሎ ቶሎ ገንዘብ መቀያየር ያ ነው ግቤ የኔ ግብ ያ ነው። ችግሩ ምንድነው? አሁን አንዳንድ ጊዜ ሰዎች በጣም በመጣበት የሚሸጡ ሰዎች አሉ በመጣበት ምንም ትርፍ ሳይዙ። እሱ ከዛ በመጣበትም ሽጠው ምንድነው? ቶሎ ቶሎ እንቅስቃሴ የለም። ገንዘብ ቶሎ ቶሎ አይንቀሳቀስም። አንደኛ ሁለተኛ ደግሞ እኔ በጣም ከፍተኛ ትርፍ ቢይዝም ቶሎ ቶሎ ካልመጣ ዋጋ የለውም። ዞሮ ይሄ ሽያጩ ቶሎ ቶሎ ካልመጣ እና ይሄ መካከለኛ ማለት ይሄ ማግኘት ያለብኝን ትርፍ ትንሽ አግኝቼ። ግን ቶሎ ቶሎ ገንዘብ ማቀያየር እቃ ማቀያየር ደንበኞችን ቶሎ ቶሎ እንትን ማለት ማስተናገድ ብችል ደስ ይለኛል። ከፍ ያለ ገንዘብ ሳልይዝ እና ሽያጭ ግቤ ይሄ ነው። ቶሎ ቶሎ መሸጥ ማለት ቶሎ ቶሎ መሸጥ ማለት በጣም ከፍተኛ ገንዘብ። ትርፍ ሳልይዝ መካከለኛ ትርፍ ይዤ መካከለኛ ማለት ለኔ የሚመጥነኝ የሚበቃኝን ሰዎችን የማይጎዳ ያክል ትርፍ ይዤ መሸጥ ነው። የኔ ግቤ። በዘው ልክ ግን እነዚህ ሰው የሚወስዳቸው በጣም ከፍ ያሉ ማለት መጠን ያላቸው ከፍ ያለ ሽያጭ ያለው አይነት ነው። እንጂ ከስንት አንድ ጊዜ የሚመጣ አይ ደስ አይለኝም። ለምሳሌ አሁን እኔ ብዙ ጊዜ ሽያጭ ላይ ማከፋፈያ ሽያጭ ላይ ብሰራ ደስ ይለኛል። ማከፋፈያ እሱ ደስ ይለኛል ምክንያቱም ቶሎ ቶሎ ገንዘብ መቀያየር ነውና። ጥሩ ነው ብዬ ነው የማስበው እኔ። ከዛ በተረፈ ያው ለጊዜው አሁን ስራ ላይ ስላልሆንኩኝ በጣም ከፍተኛ አይነት ግብ የለኝም። ያው ከዚህ በፊት የነበረኝን ነው።

በየሳምንቱ ቤተሰቤ በየሳምንቱ ቤተሰቤ እደውላለሁ ከቤቴ ርቄ ስለምኖር እናገራለሁ። እናቴ ሁሌ በደስታ ትመልሳለች ስለ ሁሉም ነገር ትነግረኛለች ከአባቴ መልስ ይሰጣል። አባቴ መልስ ይሰጣል እህቴም ደስታቸውን ይጋሩናል። እናቃንሳለን አዲስ ነገሮችን እንነጋገራለን የቤት ወሬዎችን እሰማለሁ አንዳንድ ጊዜ እና ይናፍቀኛል ግን ድምፃቸውን መስማት ያስደስተኛል። እዚያ ሁሉ ነገር እንደሆነ እረዳለሁ እንዴት እንደሆነ እረዳለሁ። ግን ግንኙነትም በጣም አስፈላጊ ነው። ቤተሰብ ሁሌ በልቤ ውስጥ ናቸው

በእምነቴ ማነው እምነቴ በህይወቴ ውስጥ ትልቅ ቦታ አለው። በየእሁድ ቤተክርስቲያን እሄዳለሁ ጸሎትና መዝሙር እወዳለሁ። የወንጌል ትምህርት ምክር ይሰጣል ከማህበረሰብ ጋር መገናኘት ያስደስተኛል። ቅዳሴ ሰላም ያስገኛል በቤት ውስጥ። እጸልያለሁ ጠዋትና ምሽት እንዘክራለን። እምነት የእምነት መጽሐፍ አነባለሁ በጾም ጊዜ ግን። በጾም ጊዜ ህግን እከተላለሁ ይህ መንፈሳዊ እድገት ይሰጣል። እምነት ተስፋ ይሰጣል በእግዚአብሔር ላይ እተማመናለው

ከመንገድ ላይ ምግብ መግዛት እወዳለሁ። ብዙ አማራጮች አሉ። ሳምቡሳ በጣም ጣፋጭ ነው። ሞቅ ያለና ክሪስፒ ነው። የእንቁላል ሳንዱች ጠዋት ላይ ጥሩ ነው። ፍሬሽ ጁስ እገዛለሁ ከአቦካዶም ከማንጎም። ሻጮቹ ፈጣን ናቸው በቀጥታ በፊት ያዘጋጁታል። ዋጋው ርካሽ ነው ከጓደኞች ጋር አብረን እንገዛለን። የመንገድ ምግብ ልዩ ጣዕም አለው። በየቦታው ይገኛል። ይሄ የተለመደ ልምድ ነው።

ባህላዊ ዳንስ መማር ጀምሬያለሁ እስክስታ በጣም ውብ ነው እግሮቼንና ትከሻዎችን በልዩ መንገድ እንጠቀማለን። የሙዚቃ ምት መከተል አለብን መምህሩ እንቅስቃሴዎችን ያሳየናል እኛም እንደግማለን። በመጀመሪያ ከባድ ነበር አሁን ግን የተሻልኩ ነው። ከሌሎች ተማሪዎች ጋር እንለማመዳለን ሁላችንም አብረን እንለምዳለን። ባህላችንን መጠበቅ አስፈላጊ ነው። በበዓላት ላይ እናቀርባለን። ዳንስ ደስታና ኩራት ነው። ይህ የኛ ማንነት ነው

ቡና ለኔ ልዩ ነገር ነው። በየቀኑ ሶስት ጊዜ እጠጣለሁ። የቡና ሽታ ብቻውን ያስደስተኛል። በቤታችን ባህላዊ ቡና እናዘጋጃለን። በመጀመሪያ እናነሳዋለን ከዚያ እናስፈጨዋለን ጀበና ውስጥ እናፈለዋለን። ጓደኞቼ ሲመጡ አብረን እንጠጣለን። ቡና መጠጣት እረፍት ማግኘት ነው። የቡና ሽታ ቤት ውስጥ ይሞላል። ይሄን ጊዜ በጣም እወደዋለሁ። ቡና ያለቀበ ያለበት ቀን ጥሩ ቀን ነው ይህ የእለት እለት

የመንገድ አውታረ መረብ ዝግጅት ላይ ነበርኩ ብዙ ባለሙያዎች ተሰብስበዋል አዳዲስ ነገሮች መጠቆም እድል ነው። በመጀመሪያ ትንሽ ፈራው ግን ወደ አንድ ቡድን ቀረብኩኝ ራሴን አስታውቂያለሁ። ስለ ስራዬ ተናግሬያለሁ ሌሎችን ስለእነሱ ነግረውኛል የንግድ ካርዶችን ተለዋወጠን። የሚገርም የሙያ አጋጣሚዎች ሰማሁ አንዳንድ ምክር ሰጥተውኛል። በመገናኘት ግንኙነት መፍጠር ያስፈልጋል። ምን? ምናልባት ለወደፊት መተባበር እንችላለን። የእድልን አመሰግናለሁ የስራ አውታረ መረብ ለእድገት አስፈላጊ ነው

የልደት ቀኔ ቀርቧል ትንሽ አከባበር ማድረግ እፈልጋለሁ ጓደኞቼ ማንን ማን እንድጋብዝ እያሰብኩ ነው። ቦታ መምረጥ አለብኝ ምናልባት ቤት ውስጥ። ይሻላል ኬክ ማዘዝ አለብኝ ቸኮሌት ኬክ ምርጥ ነው። በመጠጦችና በምግብ ማዘጋጀት ያስፈልጋል። ሙዚቃ ዝርዝር ለማዘጋጀት አለብኝ። ያስተዋልና ቀለማት መግዛት እችላለሁ። ሁሉም ሰው እንዲመጣ ተስፋ አደርጋለሁ። ይህን ቀን ልዩ ማድረግ እፈልጋለሁ ከሰዎች ጋር ማክበር ደስ ያሰኛል። እድሜ ክብር ማግኘት ነው

ዛሬ ትራፍሪክ በጣም ይበዛል ለሰአት ያህል አልተንቀሳቀስንም። መኪናዎች ረዣዥም ወረፋ ፈጥረዋል ሁሉም እየጮኸው ናቸው። ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱ ያንጎራግራሉ ሌሎች ሙዚቃ ያዳምጣሉ። እኔ ውጪ እመለከታለሁ ፀሀይ በጣም ታቃጥላለች። እውቀቴ በዛን መዘግየቱ ያበሳጨኛል። ለመሰብሰቢያ ዘልቼ እደርሳለሁ መልእክት መላክ አለብኝ። ተራፍሪክ ከተማው ችግር ነው። ትዕግስት ያስፈልጋል በመጨረሻ መንቀሳቀሰ

የእለት ምሳ ጊዜ መጣ ከቢሮ እወጣለሁ አንዳንድ ጊዜ በካፍቴሪያ በላለው ዛሬ ከቤት አምጥቼ ነው። እናቴ እንጀራና ወጥ ፈጥራለች በማይክሮ ዌቭ አሞቃለሁ በወደደው ቦታ አቀመጣለሁ። ባልንደሮቼ አብረው እንበላለን ስለተለያዩ ነገሮች ይነጋገራሉ። አንዳንድ ጊዜ ስለአጋጠሟቸው ነገሮች ይዘክራሉ ሌሎች ስለቀልዶች ይናገራሉ። ይህ የእረፍት ጊዜ ነው። ሰዓት አንድ ስላልባት። ከዚያ ወደ ስራ እንመልሳለን። የምሳ ጊዜ አስፈላጊ እረፍት ነው።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

ባዓል ሲመጣ ሁሉም ደስተኛ ይሆናል ቤተሰብ ሁሉ ይሰበሰባል አዳዲስ ልብሶችን እንገዛልን ጽጌረዳና እንጀራ እናዘጋጃለን ቤቱን እናጸዳለን አበባዎችን እናስቀምጣለን ጎረቤቶች እርስ በእርሳቸው ይጎበኛሉ ልጆች በጣም ይደሰታሉ ሁላችንም አብረን እንበላለን። ሀገሬ ዘፈኖችን እንዘፍናለን የቤተክርስቲያን እንደሆነ ይሰማን ሁሉም ሰው በበረከት ይለዋወጣል ይሄ ባህል ጊዜ ነው። በበዓላት ህይወትን ይሞላሉ። በዓላት ሲመጣ ሁሉም ደስተኛ ይሆናል። ቤተሰብ ሁሉ ይሰባሰባል። አዳዲስ ልብሶችን እንገዛለን ጽጌራዳ እና እንጀራን እናዘጋጃለን። ቤቱን እናዘዳለን አበባዎችን እናስቀምጣለን። ጎረቤቶች እርስ በእርሳቸው ይጎበኛሉ ልጆች በጣም ይደሰታሉ ሁሉ ሁላችንም አብረን እንበላለን ሀገሬ ዘፈኖችን እንዘፍናለን ቤተክርስቲያን እንደው ሊሰማር ሁሉም ሰው በበረከት ይለዋወጣል። ይህ የባህር ጊዜ ነው ባላችን ህይወትን ይሞላሉ። ባላት ህይወትን ይሞላሉ። በዓል ሲመጣ ሁሉም በደስተኛ ይሆናል ቤተሰብ ሁሉ ይሰበሰባል። አዳዲስ ልብሶችን እንገዛለን ጽጌረዳ እና እንጀራ እናዘጋጃለን። ቤቱንም እናጸዳለን አበባዎችን እናስቀምጣለን። ጎረቤቶች እርስ በእርሳቸው ይጎበኛሉ ልጆች በጣም ይጫወታሉ ሁላችንም አብረን እንበላለን ሀገሬ ዘፈኖችን እንዘፍናለን ቤተክርስቲያን ደወድ ይሰማል። ሁሉም ሰው በረከት ይለዋወጣል ይሄ የባል ጊዜ ነው። በዓላቴ ህይወትን ይሞላሉ።